"እጅ መጨባበጥ ትወዳለህ?" የሚለው አዎ እኛ ኢትዮጵያውያን እጅ መጨባበጥ እንወዳለን። ምክንያቱም ሰላምታችን ሰላም የምንባባለው እጅ በመጨባበጥ ስለሆነ እጅ መጨባበጥ እወዳለሁ። እኛ ኢትዮጵያውያን ሁላችንም በሚባል ደረጃ ሰላምታ ምለዋወጠው ደህና አደርሽ፣ ደህና አደርክ፣ ደህና ዋልክ፣ ደህና ዋልሽ፣ የምንባባለው ሰላም የምንለዋወጠው እጅ በመጨባበጥ ስለሆነ እጅ መጨባበጥ እወዳለሁ። እጅ መጨባበጥ የሰላም ምልክትም ስለሆነ እጅ መጨ እጅ መጨባበጥ በጣም ነው የምወደው። ሰላምም ስል ብዙ ጊዜ እጅ በመጨባበጥ ነው ሰላምታ የምገልጸው። ደህና ነኝም ስል እጅ በመጨባበጥ ስለሆነ ደህንነቴን የምገልጸው እጅ መ መጨባበጥ በጣም ነው የምወደው አብዝቼ እጨባበጣለሁ።

ባህላዊ ልብስ ትለብሳለህ ለሚለው? አዎ ባህላዊ ልብስ እለብሳለሁ። አመት በዓል ፕሮግራሞች ሲኖሩ ለምሳሌ እንደ አዲስ አመት ገና ጥምቀት የመሳሰሉ በዓላት ሲኖሩ ባህላዊ ልብስን እለብሳለሁ። ምክንያቱም በእኛ ባህል ባህላዊ ለአመት በዓል ባህላዊ ልብስ ስለሚለበስ እና የውበት መገለጫም ስለሆነ ባህላዊ ልብስ በጣም ነው የምለብሰው። ሁለተኛ ለጥምቀት ጊዜ ነው የምለብሰው። ለጥምቀት ጊዜ የምለብሰው ባህላዊ ልብስን። ውብ ሆነን እንድንታይ። እና ነጭ ስለሆነ ጎላ ያለ ቀለም ስላለው ባህላዊ ልብስን ለጥምቀት ጊዜ እለብሳለሁ። ለሰርግ ጊዜም ከሙሽሮች ጋር እናደርጋለን ባህላዊ ልብስ። ብዙ ጊዜ ግን ለአመት በዓል እና ለአዲስ አመት ባህላዊ ልብስን እንለብሳለን።

ምን አይነት ጫማ ትወዳለህ ለሚለው? እኔ ምወደው ጫማ አንደኛ ፍላት ጫማዎችን እወዳለሁ ፍላት ጫማዎችን ምወድ ምክንያ ምወድበት ምክንያት ምቾት ስለሚመስ ስለሚሰጠኝ ነው። ሁለተኛ ምወደው ስኒከር ጫማዎች ደስ ይሉኛል ስኒከር ጫማ ምወድብት ምክንያት ደግሞ ለስፖርት ስራ። ኳስ ስጫወት ብዙ ጊዜ ስፖርት ስሰራ ስኒከር ጫማዎችን ስለምለብስ ሰ ምቾት ስለይስሚሰጠኝ ስኒከርም እወዳለሁ። ሶስተኛው ቆዳ ጫማ እወዳለሁ ቆዳ ጫማ ምመርጥበትም ምክንያት አንደኛ ለስራ ቦታዬ ግዴታ ቆዳ ጫማ መልበስ ስላለብኝ ነው። ሁለተኛ ደግሞ ለፕሮግራሞች ከሱፍ ጋር ሚሄደው ግዴታ ቆዳ ጫማ ስለሆነ። ብዙ ጊዜ ለፕሮግራሞች እና ለስራ ቦታ ቆዳ ጫማን ነው ምለብሰው። ግን በጣም ምወደው የጫማ አይነት ከተባለ ስኒከር እና ፍላት ጫማዎች በጣም ነው ሚመቹኝ እነሱን እወዳቸዋለሁ ማለት ነው

ኮፍያ ማድረግ ትወዳለህ ለሚለው? ብዙ ጊዜ ኮፍያ ማድረግን አልወድም። ግን በስራ መስክ ላይ ካለው ብዙ ጊዜ ኮፍያዎችን አደርጋለሁ ምክንያት ምክንያቱም ፀሀይ ላይ ስለሙውል የስራ መስኬ ፀሀይ ላይ እንድውል ስለሚያስገድደኝ የኮፊያዎችን አደርጋለሁ። ግን ስራ የሌለኝ ጊዜ እና ስራ የሌለኝ ጊዜ ግን ኩፍያ ብዙ ጊዜ አላደርግም። ዝናብ ከሆነና በጣም ብርዳማ ከሆነ ግን የጃኬት ኮፍያ ላደርግ እችላለሁ እንጂ በመደበኛ ጊዜ ኮፍያ አላደርግም። ግን የስራ መስክ ላይ ካለው በጣም አዋራ የበዛበት ቦታ ከሆነ እና ኮንስትራክሽን ቦታ ከሆነ ኮፊያ ማድረግ ግዴታዬ ስለሆነ አደርጋለሁ። ግን በመደበኛ ህይወቴ ኮፊያን አላደርግም። ቅዝቃዜ ካለ ግን ኮፍያ አረጋለሁ ማለት ነው።

የስራ ልብስ ትለብሳለህ ለሚለው ጥያቄ? አዎ የስራ ልብስ እለብሳለሁ። ምክንያቱም የስራ ልብስ ምለብሰው ከሰራተኞች ተለይቼ መታየት ስላለብኝ ነው። የስራ ልብስ የምለብሰው ሁለተኛ ለደህንነት ነው ለሴፍቲ ማለት ነው። ምክንያቱም በስራ ቦታ ላይ ከሆንኩኝ። አደጋ ድንገት ሊያጋጥም ይችላል አክሲደንት ሊያጋጥም ስለሚችል ያኛውን አክሲደንት ደግሞ ሴፍቲ በማድረግ ግዴታ መከላከል ስላለብኝ የስራ ልብስ እለብሳለሁ። ሁለተኛ ደግሞ የ በምሰራበት ቦታ ላይ ባለኝ የስራ ድርሻ ከሰራተኛው ተለይቼ መታየት ስላለብኝ የስራ ልብስ እለብሳለሁ። ሶስተኛ ደግሞ በምሰራበት ቦታ የተለያየ ቆሻሻ እንዳይነካኝ አዋራ እንዳይነካኝ ግዴታ መልበስ ስላለብኝ የስራ ልብስ እለብሳለሁ።

የምቶደው ሬስቶራት የት ነው ለሚለው ጥያቄ? ሬስቶራንት ከምሰራበት ቦታ አጠገብ ያለው አልማዝ ሬስቶራንት የሚባለው ነው። ምክንያቱም የምወደው አልማዝ ሬስቶራንትን በምታቀርበው የምግብ አይነትና በዋጋ ዝርዝሯ ነው። ምግቦቿ በጣም የሚጠፍጡ ናቸው። እና ዋጋም ተመጣጣኝ ስለሆነ በጣም ነው የምወደው ሁለተኛ ከምሰራበት ቦታ በጣም በቅርብ ርቀት ላይ ስላለች። በጣም ነው የምወዳት የምትመቸኝም። ግን ብዙ ጊዜ የምወድብህ ምክንያት የምታቀርባቸው ምግቦች እና መጠጦች በጣም ስለሚጣፍጡና ዋጋውን በጣም አነስተኛ። ጊዜውን ያማከለ ኑሮውን ያማከለ ስለሆነ በጣም ነው። የምወዳት የምወዳት አልማዝ ሬስቶራንትን በጣም ነው የምወዳት ማለት ነው

ስራህን ትወዳለህ? ለሚለው አዎ ስራዬን በጣም ነው የምወደው። ምክንያቱም በምወድበት ምክንያት ተመርቄ የምሰራው ስራ ስለሆነ ነው። በጣም የምወደው ፋሽኔ ነው ከህፃናት ከህፃንነቴ ጀምሬ ተመኝቼው ትምህርቱን አጥንቼ ዩንቨርሲቲ አምስት አመት አጥንቼ ተመርቄ ወጥቼ የምሰራው ስራ ስለሆነ በጣም ነው የምወደው። ሁለተኛ በጣም ተመጣጣኝ ደሞዝ ስለማገኝበት ስራዬን በጣም ነው የምወደው። ምክንያቱም ስራዬ በ'ቢውልዲንግ' ግንባታ ላይ ያማከለ ስለሆነ ለሌሎችም የስራ ሁኔታን ስለሚፈጥር ስራዬን በጣም ነው የምወደው ቀላል ፈታኝም ቢሆን ስራዬ በጣም ነው የምወደው። አሁን ባለውበት ህይወቴ ስራዬን በጣም ነው የምወደው። ጥሩ ገንዘብም እያገኘሁበት ስለሆነ በጣም ነው የምወደው ስራዬን።

የቀረ ምግብ ትበላለህ ለሚለው? የቀረ ምግብ አልበላም። ሰዎች ያስቀሩትን ምግብ አልበላም። ምክንያቱም የማልበላበት ምክንያት እነኛ ሳይታጠቡ ምግቡን ሊበሉት ስለሚችሉ። ምግቡ የተበከለ ሊሆን ይችላል። ምግቡ ደሞ ከተበከለ። ተበክሎ እኔ ከበላሁት ለበሽታ ስለሚያገልጠኝ። ምግቡን አልበላውም። ሁለተኛ በባህሌ በእምነቴ መሰረት የቀረ ምግብ እንድበላ ባህሌ ስለማይገፋፋኝ። የቀረ ምግብ ካለ አውጥቶ መጣል ነው ወይ ደግሞ ለተቸገሩ ሰው እንድሰጥ ስለሚገፋፋኝ። የቀረ ምግብ አልበላም። ባለኝ አጋጣሚ ወይ ለተቸገረ ሰው ነው የምሰጠው። ሰው ደግሞ ካላገኘሁ እጥለዋለሁ እንጂ የቀረ ምግብ አልበላም።

ስለ ፀጉርህ ተንከባከብ ትወዳለህ የሚለው? ፀጉሬን በጣም መንከባከብ እወዳለሁ። ምክንያቱም ንጽህና ለራስ ስለሆነ። ፀጉሬን እንከባከባለሁ በሳምንት ሁለት ቀን እታጠባለሁ። የተለያዩ የብቻውን ሳሙና ነው እምትጠቀመው። ከታጠብኩ በኋላም በደንብ አደርቀውና የተለያዩ ቅባቶችን እጠቀማለሁ። ምክንያቱም ፀጉሬ እንዲለሰልስና ጥንካሬ እንዲኖረው የተለያዩ ቅባቶችን እጠቀማለሁ። ፀጉሬን በሳምንት ሁለት ቀን ስለማጥበው ንጽህናውን የጠበቀ ፀጉር ነው እንዲጠናክርልኝ ደሞ ቅባቶችንም እጠቀማለሁ። አስተካክለዋለሁ ከረዘመም ውበቱ እንዲኖረው ቅርጽም አስወጣበታለሁ ፀጉሬን በደንብ ነው እምንከባከበው። በራሱ ሳሙናም እጥበዋለሁ። ከደረቀ በኋላም የተለያዩ ቅባቶችን ስለምንጠቀም ፀጉሬን እንከባከበዋለሁ ማለት ነው

የይለፍ ቃልህን ትጠብቃለህ ለሚለው ጥያቄ? አዎ የይለፍ ቃሌን በደንብ ነው የምጠብቀው። ምክንያቱም ያለኝ የስልኬ ሚስጥሮቼ ወይ የኮምፒውተር ሚስጥሮቼ። ለአደጋ እንዳይገለጡ ይለፍቃሌን በደንብ ነው የምትጠብቀው። በቀን በቀን ነው ፓስወርዴን የምቀያይረው። ስልኬ ፓስወርድ በጣም ነው የምጠብቀው ለማንም ሰው ስልኬን አልሰጥም። ምክንያቱም ስልኬ አንዴ ሀክ ተደረገ ከተደረገ እና የይለፍ ቃሉ በሌላ ሰው እጅ ላይ ከገባ ለሀከሮች ስለምጋለጥ። ስልኬን ለማንም አልሰጥም። ሁለተኛ ደግሞ ለሚላክልኝ ማንኛውም ኢሜሎች ወይ ደግሞ አንዳንድ ፋይሎችን አልከፍትም። ምክንያቱም ስልኬን ሀክ ሊያደርጉ ስለሚችሉ ነው። ብዙ ጊዜ የይለፍ ቃሌን በደንብ ነው የምጠብቀው። ፓስወርዴን ቀን በቀን ነው የምቀያይረው። የይለፍ ቃሌን በደንብ እጠብቃለሁ አዎ።

ይቅርታ መጠየቅ ቀላል ነው ለሚለው። እንደ ስህተቱ ይወሰናል ይቅርታ መጠየቅ ግን ለኔ በጣም ቀላል ነው። ምክንያቱም አጥፍቻለሁ ስህተት ሰርቻለሁ ብዬ ካሰብኩኝ ይቅርታ እጠይቃለሁ። ግን እንደ ሰው አይነት ይለያያል። አሁን ከፍቅረኛዬ ጋር ከሆነ ባጠፋም ባላጠፋም ይቅርታ እጠይቃለሁ። ግን ከጓደኞቼ ጋር ምናምን ከሆነ ግን እንደ ስህተቱ አይነት ይወሰናል። ምክንያቱም ይቅርታ ጠይቄ እነሱ ሊቀበሉም ላይቀበሉም ይችላሉ። ስለዚህ እኔ ይቅርታ እጠይቃለሁ ምክንያቱም ይቅርታ መጠየቅ የ ትልቅነት ምልክት ስለሆነ። የአእምሮ እረፍትም ስለሚሰጥ ይቅርታን እጠይቃለሁ። አዎ ይቅርታ መጠየቅ በጣም ቀላል ነው ምክንያቱም የአእምሮ እረፍት ስለሚሰጥ። ይቅርታ መጠየቅም በጣም አበረታታለሁ በጣም ቀላል ነው። አዎ ይቅርታ መጠየቅ

የድሮ ፎቶቼን ትይዛለህ? ለሚለው አዎ የድሮ ፎቶቼም በጣም ነው የሚይዘው በዋሊት ውስጥም አደርጋቸዋለሁ። ቦርሳዬ ውስጥ ቁም ሳጥኖች ውስጥ አደርጋቸዋለሁ ምክንያቱም የድሮ ትዝታ የህፃንነት ፎቶ ስለሆኑ። ይዣቸው እሄዳለሁ በተለይ ጉርድ የሆኑ ፎቶዎች በዋሊቲ ውስጥ ነው የሚይዛቸው። ለፎቶ ትልልቅ የሆኑ ፎቶዎችን ግን ቤት ነው ሻንጣዬ ውስጥ ነው የምተዋቸው። ለልደት የተነሳዋቸው ፎቶዎችን የድሮ በህፃንነት ሆኜ ወይ ደግሞ ለ ሽር ሽር ሲሄድ የተነሳቸው ፎቶሽ ከሆኑ። እነሱን በሸንጣየ ውስጥ ውስጥ ነው የሚይዘው። ጉርዱ ሆኖ ፎቶዎችን ግን በ ዋሌቴ ውስጥ ነው ተሸክሜ የሚሄደው። ትልልቆችን ቤት እዛው ሻንጣየ ውስጥ ነው የማደርጋቸው ማለት ነው። እና የዱሮ ፎቶቼን አዎ ይዛችኋለሁ።

በቀን ስንት ስልክ ትጠቀማለህ ለሚለው በቀን በዛ ከተባለ ከሁለት እስከ ሶስት ሰዓት ስልክን እጠቀማለሁ። የምጠቀምበትም ምክንያት አንደኛ ለስራ ነው። ለስራ የተለያዩ ስልኮች ሊደወሉ ይችላሉ፣ የተለያዩ ቴክስቶችን፣ የተለያዩ ኢሜሎች መመለስ ስላለብኝ እጠቀማለሁ። ሁለተኛ ለመዝናኛነት እጠቀማለሁ። ዜናዎችም መስማት ስላለብኝ ሶሻል ሚዲያ መጠቀም ስላለብኝ፣ ቲክቶክ ማየት፣ ዩቲዩብ ማየት ስላለብኝ፣ ለመዝናናት ልጠቀም እችላለሁ። በዛ ከተባለ በቀን ከሁለት ሰዓት እስከ ሶስት ሰዓት ነው የምትጠቀመው። የምትጠቀመውም አንደኛ ለስራ ነው። ሁለተኛ ደግሞ እራሴን ኢንተርቴን ለማድረግ እና አንዳንድ መረጃዎችን ለመሰብሰብ ስልክን እጠቀማለሁ። ግን ከሁለት እስከ ሶስት ሰዓት ስልኬን እጠቀማለሁ ማለት ነው።

ኮምፒውተር መጠቀም ትችላለህ? ለሚለው አዎ ኮምፒውተርም በደንብ ነው የምጠቀመው። ምክንያቱም ምጠቀምበት ምክንያቱም በስራዬ አኳን እጠቀማለሁ ፊልሞችን ለማየት እጠቀማለሁ። ኮምፒውተርን ኮምፒውተር በጣም ቀላል የሆነ ግን ውስብስብ የሆነ ነገር ነው የሆነ ዲቫይስ ነው። ግን በጣም ብዙ ጊዜ ከተጠቀሙት በጣም ቀላል የሆነ ነገር ነው። ኮምፒውተር እጠቀማለሁ ምክንያቱም የምጠቀምበት በስራዬ ሁኔታ ላይ ለሚያጋጥሙኝ ችግሮች በተለያዩ ዲዛይኑን እና ፕላን ለማድረግ ወርዶችን ለመጻፍ ኮምፒውተር ግዴታ ስለሚያስፈልገኝ ኮምፒውተርን እጠቀማለሁ። ሁሌ በሚባል ደረጃ ኮምፒውተር እጠቀማለሁ ፊልም ለማየት ጌሞችን ለመጥ እጫወትበታለሁ። ኮምፒውተርን ኮምፒውተርን እጠቀማለሁ በህይወቴ በስራ መስክ ላይ እና ለመዝናኛነት ኮምፒውተርን እጠቀማለሁ።

ወደ ስራ በሰአቱ ትደርሳለህ ለሚለው አዎ ብዙ ጊዜ አርፍጄ አላውቅም። ካረፈድኩኝም አንዳንዴ የትራንስፖርት ጥረት ካለ ወይ ደሞ ከእንቅልፌ ቶሎ ካልተነሳሁ ላረፍድ እችላለሁ። እንጂ በስራ ቦታዬ ወይም በስራ ገበታዬ ላይ ባግባቡና ቀደም ባለ ሰዓት ነው እምገኘው አላረፍድም። ከአረፈኩም ወይ የትራንስፖርት ጭንቅንቅ ካለ ነው። ወይ ደግሞ የትራፊካ አደጋ ካለ ነው። ወይ ደግሞ ጥዋት ቶሎ ባለመነሳት አላርም ሞልቼ አላርሙ ጮህ እኔ ደክሞኝ ወይ ቶሎ ካልተነሳሁ የአስራ ሰዓቴ ላይ ወይ ቦታየ ላይ ቶሎ ላሊገኝ እችላለሁ። እንጂ ምንም ቶሎ ከተነሳው የትራንስፖርት ሁኔታው ከተመቻቸልኝ የስራ ቦታዬ ላይ በሰአቱ እደርሳለሁ። ስራዬንም በአግባቡ እሰራለሁ። ምንም ችግር የለብኝም። የስራ ቦታየ ላይ ቶሎ እገኛለሁ አዎ።

መንዳት ትችላለህ ለሚለው? አዎ መኪና መንዳት እችላለሁ። አምስተኛ መንጃ ፍቃድ አለኝ። መኪና መንዳት እችላለሁ በጣም ጥሩ አሽከርካሪ ነኝ። ሳይክልም መንዳት እችላለሁ። ሞተር ሳይክልም በጣም ነው የምችለው በጣም ጎበዝ ነጂ ነኝ። ግን አብዛኛው መኪናን በጣም ነው የምንዳው። በስራ ቦታዬ ላይ ብዙ ጊዜ መኪና ስላለ መኪና ለግሌ ነው የማሽከረክረው። ምንም አደጋ እስካሁን አላደረስኩም አስር አመት መኪናን ነድቻለሁ። ምንም ችግር ሳላደርስ። መኪና ነዳለሁ መተር ሳይክልም ነዳለሁ። ሳይክልም እነዳለሁ ባጃጅም እነዳለሁ። መንዳት እችላለሁ አሁን እንግዲህ ሁሉን ትራንስፖርት እንትኖች እነዳለሁ። ስፔሻሊ ግን መኪናን በደንብ ነው የምነዳው አዎ።

ቅጥር ምን ትመገባለህ ለሚለው? ብዙ ጊዜ ቅጥር ላይ የምመገበው። ጾም ካልሆነ። ብዙ ጊዜ ወይ ሽሮ ነው። ወይ በየአይነትን ነው የምመገበው እሮብና አርብ። ካልሆነ ማለት ነው ከሆነ ማለት ነው እሮብ እና አርብ ካልሆነ ግን። የስጋ ተዋጾዎችን ነው ብዙ ጊዜ የምመገበው ለምሳሌ እንደ ስጋ እንደ ቅቅል እንደ ቀይ ቀይ ወጥ አይነቶችን ነው ቅጥር ላይ የምመገበው። ጾም ላይ ከዋለ ግን በየአይነት ወይ ደግሞ ሽሮ ነው የምመገበው ምክንያቱም ጾም ስለሆነ ማለት ነው። ብዙ ጊዜ ግን ቅጥር ላይ የስጋ ተዋጽኦ አይነቶችን እመገባለሁ። በምሄድበት ሁሉ እነዚህን ነው የምመገበው። ካሌለ ደግሞ ድንገት ወይ ሽሮ ደግሞ ሽሮ ደግሞ ካልሆነ በየአይነት ወይ ደግሞ ምስርን ነው የምመገበው። ቅጥር ላይ እንደዚህ አይነት መቅቦችን እበላለሁ።

ቅዳሜና እሁድ ምን ታደርጋለህ ለሚለው? ቅዳሜና እሁድ የእረፍት ቀኔ ስለሆነ ብዙ ጊዜ ቅዳሜና እሁድን በመዝናናትና በሃይማኖታዊ ሁኔታዎችን ነው የማሳልፈው። ቅዳሜና እሁድ የእረፍት ቀኔ ነው። ብዙ ጊዜ ጠዋት ልክ እንደተነሳው ቤተ እምነት ነው የምሄደው ቤተ እምነት ሄጄ ጸሎት ካደረስኩ በኋላ አርፍና። ቅዳሜን ማታ ኳስ ነው የማየው ወይ ደግሞ ሱቅ ኳስ እጫወታለሁ። እሁድ ከሆነ ደግሞ እንዲሁ ጠዋት ቤተ እምነት ሄድና ከሰአት አንዳንድ ስራዎችን የቤት ስራዎችን ከሰራው በኋላ ኳስ ነው የማየው። በዛው ከጓደኞቼ ጋር እዝናናለሁ። አንድ ሁለት እላለሁ እጣ እላለሁ። ክለብ ወይ ደግሞ ጭፈራ ቤት እሄዳለሁ። ኳስ ካሌለ ኳስ ካለ ግን ብዙ ጊዜ ቅዳም እና እሁድ ኳስ በማየት ነው የማሳልፈው ማለት ነው።

ጠዋት እለታዊ ተግባራችው ምንድነው? ለሚለው ጠዋት እነሳለው፤ ጠዋት ከተነሳሁ በኋላ አንደኛ ስራዬ ሻወር ነው የምገባው፤ ሻወር ገብቼ ለቅለቅ ብዬ ታጥቤ ከወጣ በኋላ ለአንድ ለአምስት ለስድስት ደቂቃ ጸሎት ነው ማረገው፤ በሰላም አውለኝ እላለሁ ከዛ ጸሎት ካረኩ በኋላ ቀለል ያለ ቁርስ አዘጋጃለሁ ለራሴ ቁርስ ካዘጋጀው በኋላ እመገብና ልክ ወደ ስራ ለመሄድ የሚያስፈልጉኝን አንዳንድ ማቴሪያሎችን አዘጋጃለሁ ምንም እንዳልረሳ አይቼ ሁሉንም ካዘጋጀው በኋላ ልክ ለመውጣት ሰዓቱ እንደደረሰ አይና ቀጥታ ቤቱን ዘጋግቼ፤ ሁሉንም ቼክ አድርጌ ወደ ስራዬ ቦታ ነው ምሄደው። ጠዋት ልክ እንደተነሳው በፊት ሻወር ገብቼ እለቀለቃለው፤ ጸሎት አረጋለው። ምግብ አዘጋጅና ንብረቶቼን ይዤ ወደ ስራ ነው ምሄደው ማለት ነው የጠዋት ተግባሬ።

በአካባቢዬ ድልድይ አለ ለሚለው። በአካባቢያችን ምንም ድልድይ ሁኔታ የለም ድልድይ የለም። ምክንያቱም ይሄ የሆነበት ምክንያት አካባቢያችን ፍላታማ የሆነ ሜዳማ የሆነ አካባቢ ስለሆነ በተራሮች የተከበብን አካባቢ ስለሆነ እኛ አካባቢ ምንም ድልድይ አይነት የለም። አብዛኛው መሬቱ የሆነ ደጋ ስለሆነ ሜዳማ ነው። ለዚህ ደግሞ ምንም ድልድይ አያስፈልገውም። ዙሪያችን ደግሞ በትልልቅ ተራራ የተከበብን ስለሆነ በኛ አካባቢ ምንም የድልድይ አይነት የለም። ምክንያቱም የውሃ ወራጅ ቦታ ስለሌለ ድልድይ ደግሞ ምንም አያስፈልገንም። ድልድይ የለም በአካባቢያችን ሰባ ፐርሰንት የሚሆነው መሬታችን ሜዳማ ነው። ሰላሳ ፐርሰንት የሚሆነው በትልልቅ ተራሮች የተከበብን ስለሆነ በአካባቢያችን ምንም አይነት የድልድይ አካባቢ አይደለንም። ድልድይ የለም።

አይስክሬም አይስክሬም ትወዳለህ ለሚለው አይስክሬም በጣም እወዳለሁ። ምክንያቱም ማታ ማታ ከስራህ ወጣ ካለን በኋላ ከጓደኛዬ ጋር ከሴት ጓደኛ ወይ ከፍቅረኛዬ ጋር እንሆንና አይስክሬም የበላው ወክ እናደርጋለን። ምክንያቱም ያው እየተዝናናን ቀለል ያለ ምግብም ስለሆነ በጣም የሚጣፍጥ ጣፋጫ የሆነ በውስጡ የ ፕሮቲን አይነት ዘውግ ስላለው አይስክሬምን እጠቀማለሁ በጣም ነው እምወደው። ከፍቅረኛዬ ጋር ብዙ ጊዜ ወክ እናድርግ። ብዙ ርቀት ሄደን ለማረፍ ስንቀመጥ የምንመገበው ወይ የምንበላው ምግብ አይስክሬም ነው። አይስክሬም በጣም ነው የምወደው። ፍቅረኛየም ትወዳለች። ቀለል አለ ምግብ ስለሆነ አይስክሬም በጣም ነው እምወደው።

ሌሎችን ማበረታታት ትችላለህ ለሚለው? አዎ ሌሎችን ማበረታታት እችላለሁ የወደቁት እንዲነሱ ነገም ሌላ ቀን ነው በርቱ ጠንክሩ እላችኋለሁ አነሳሳችኋለሁ የታመሙትን እንዲድኑ ፈጣሪ እንዲምራቸው ፈጣሪ ከእነሱ ጋር እንደሆን እኔም እንዳለሁላቸው እነግራቸዋለሁ አበረታታቸዋለሁ። በስራ ቦታ ላይም ካለው ደግሞ ከእኔ በታች ያሉ ሰራተኞችን በርቱ ጠንክሩ ነጌም እናንተ እንደኔ ትሆናላችሁ ስራችሁን ጠንክራችሁ ስሩ ሁሉም ያልፋል ብዬ እነግራችኋለሁ አበረታታችኋለሁ። ጓደኞቼንም እንደዚህ ሲቸገሩ አለውላችሁ በርቱ ሁሉም ቀላል ነው እላችኋለሁ አበረታታቸዋለሁ። በሁሉም ረገድ ለጓደኞቼ አላሁላቸው አበረታታቸዋለሁ ለታመሙትም አለው በርቱ እላቸዋለሁ አበረታታለሁ። አዎ

በእጅ መጽሐፍ ትወዳለህ ለሚለው አዎ በእጄ እጽፋለሁ ብዙ ጊዜ በእጄ ኖቶችን እጽፋለሁ። የምጽፍበትም ምክንያት በጽሁፍ ያለ በቃል ያለ ይረሳል። በጽሁፍ ያለ ይወረሳል እንደሚባለው። ብዙ ጊዜ በእጄ እጽፋለሁ በሚሄድበት ሁሉ የማየውን ነገር ጽፌ በጽሁፍ አስቀምጣለሁ። ምክንያቱም የሚጻፍ ነገር ለታሪክ ስለሚቀመጥ ሁሉንም ነገር እጽፋለሁ። የእጅ ጽሁፌም በጣም ቆንጆ ስለሆነ። እጽፋለሁ በስራ መስክ ላይ የሚያጋጥሙኝን ችግሮች እለት በእለት እያየሁ እጽፋለሁ በጽሁፍ አሰፍራለሁ። ብዙ ኖቶችንም ትምህርት ላይም ስላለው ስለመማርም አንዳንድ ኖቶችን እጽፋለሁ። በቃ በመሄድበት ሁሉ ጽሁፍ እጽፋለሁ አስቀምጣለሁ እጽፋለሁ።